ከደንበኞች ጋር ትሰራለህ? አዎ ከደንበኞች ጋር እሰራለሁ። ምክንያቱም የተለያየ አይነት ስራ ከተለያዩ ሰዎች ጋር በሰራሁኝ ቁጥር። የኢኮኖሚና የማህበራዊ ግንኙነት እጅግ እየጠነከረ ይመጣል። ሁለተኛ ደግሞ ገቢዬን ከፍ እያለ ይመጣል። እንዲሁም የተለያዩ ክህሎቶችን ለማዳበር ስለሚረዳኝ ከደንበኞች ጋር እሰራለሁ

የምትወዱት ምግብ ምንድነው? የምንወደው ምግብ በተለይም የእንስሳት ተዋጽኦ ምግቦችን እና የወተት ተዋጽኦ ምግቦችን በብዛት እንጠቀማለን፤። ምክንያቱም የወተት ተዋጽኦ በውስጡ ለሰውነት ጠቃሚ የሆኑ ንጥረ ነገሮችን እና ማዕድኖችን በውስጡ ስለያዘ የእንስሳት ተዋጽኦና በተለይም የወተት ተዋጽኦዎችን እንጠቀማለን ይህም በተለይ ለአእምሮአዊ እድገት እና ለሰውነት ጥንካሬ እንዲሁም ከተለያዩ በሽታዎች ስለሚከላከልልን። የምንወደው ምግብ የተለያዩ የእንስሳት ተዋጾዎችን እና የወተት ተረፈ ምርቶችን ነው ከዛም በተጨማሪ ለጤናችን ጠቃሚ የሆኑ የአመጋገብ ስርዓቶችን እንከተላለን። ለምሳሌ ፓስታ እንበላለን እንዲሁም የተቀቀለ ድንች ማንጎ አቮካዶ የመሳሰሉ አትክልቶችንም በተጨማሪነት እንመገባለን። ይሄን በማድረጋችን በህይወታችን ጥሩ የሆነ የተስተካከለ ጤና እንድንይዝ ያደርገናል

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ በሳምንት አንድ ቀን እሄዳለሁ እሱም የእረፍት ቀኔን ጠብቄ እለተ እሁድን ወደ መናፈሻ የመሄጃ ቀን አድርጌ እመርጠዋለሁ። ምክንያቱም ከሰባቱ ቀናት ስድስቱን ቀን በስራ ተወጥሬ ስለማሳልፍ በስራ የዛለ አይምሮዬንና ጉልበቴን ለማሳረፍ። ከልጆቼና ከባለቤቴ ጋር በመሆን ወደ መናፈሻ እሄዳለሁ። እሱም የሚሄድበትን ቀን በሳምንት አንድ ቀን ነው። እሁድ ቀን የእረፍት ቀን ስለሆነ ወደ መናፈሻ እሄዳለሁ

ገንዘብ ትቆጥባለህ? አዎ ገንዘብ እቆጥባለሁ ምክንያቱም ከወርሃዊ ከማገኘው ደሞዜ ወይንም ከተለያዩ አቅጣጫዎች የሚመጡልኝን ገቢዎቼን። ከግምት ውስጥ በማስገባት ቀጣይ ላልታሰበው ወጭ ለመዳረግ ስል። ገንዘብ እቆጥባለሁ ምክንያቱም አንድ ሰው በህይወቱ ሲኖር ገንዘብ በጣም ስለሚያስፈልገው ገንዘብን መቆጠብ የግድ ይለዋል ማለት ነው። ስለዚህ እኔ ያንን ታሳቢ በማድረግ ገንዘብ እቆጥባለሁ። ከፍተኛ የሆነ የገንዘብ የመቆጠብ ልምድ አለኝ።

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር ዘወትር እገናኛለሁ። ምክንያቱም የተለያየ አይነት ገበያ ስለምሰራ ከደንበኞች ጋር መገናኘት ግድ ይለኛል። ከደንበኞች ጋር በመገናኘቴም የገቢዬን መጠን ከፍ እንዲል አድርጉልኛል። ሁለተኛ ደግሞ ማህበራዊ ግንኙነቴን እና የስነ ተግባቦት ባህሬን ከፍ ስለሚያደርግልኝ ከደንበኞቼ ጋር ዘውትር እገናኛለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? ቀዝቃዛ የአየር ሁኔታ ብዙም አይመቸኝም ምክንያቱም የሳይነስ በሽታ ተጠቂ ስለሆንኩኝ ብዙም ቀዝቃዛ አየር አይመቸኝም። ከቀዝቃዛ አየር ይልቅ ሞቃታማ አየር እመርጣለሁ። ምክንያቱም ብዙ ጊዜን የማሳልፈው ሞቃታማ ቦታ አየር ስለሆነ። ቀዝቃዛ አየር ያን ያህል አይመቸኝም። ከጤናዬ ጋርም ተያይዞ ቀዝቃዛ አየር ስለማይመቸኝ የሞቀ አየር ይመቸኛል። የመተንፈሻ አካሎቼም ብዙ ጊዜ ከቀዝቃዛ አየር ይልቅ ሞቃታማን አየር እመርጣለሁ

ወደ? ስራ ምን ልብስ ትለብሳለህ ወደ ስራ ሲሄድ ቢሮ ስለምሰራ እንዲሁም ከትልልቅ ሰዎች ጋር ስለምንገናኝ። ንጹህ ልብሶችን እመርጣለሁ። ምክንያቱም ከትልልቅ ሰዎች ጋር ስለምንገኝ ስለምገናኝ እንዲሁም በተደጋጋሚ ትልልቅ ስብሰባዎች ላይ ስለምገኝ ቦታዋን የሚመጥን አለባበስ ለመልበስ እሞክራለሁ። በሳምንት ሶስት ቀን ሱፍ እለብሳለሁ። እንዲሁም ቱታና ጃኬቶችን አዘውትሬ እለብሳለሁ። ጠዋት ጠዋት ነገር ግን አብዛኛውን ጊዜ። ሱፍና ከረባት እንዲሁ ሙሉ ልብስ ጫማ አድርጎ መሄድ ወደ ልብስ ወደ ስራዬ ቦታ እሄዳለሁ

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ ያው የታሪክ ተማሪ እንደመሆኔ መጠን እንዲሁም ታሪክ በጣም ስለምወድ የፕሮፌሰር ባህሩ ዘውዴን። መጽሐፉ እወደዋለሁ የመጽሐፉ ርዕስ የኢትዮጵያ ታሪክ ከመካከለኛው ዘመን እስከ ዘመናዊ ታሪክ ያለውን መጽሐፍ። ማንበብ እወዳለሁ ምክንያቱም ያ መጽሐፍ በውስጡ ብዙ ታሪኮችን ሰንደው የያዘ ስለሆነ። እንዲሁም ለተለያዩ አሳይመንቶች እና የቡድን ስራዎች ስለምትጠቀመው እንዲሁም የምወደውን መጽሐፍ ስለሆነ ያን መጽሐፍ በጣም እወደዋለሁ።

ዛሬ የአየር ሁኔታው እንዴት ነው? የዛሬ የአየር ሁኔታ ከፊል ደመናማ ነው። ጠዋት ስነሳ ደመና ጋርዶት ነበር። ሰማዩን ነገር ግን ከአራት ሰዓት ከረፋዱ አራት ሰዓት በኋላ ፀሀይዋ እያየለች በመምጣቷ ደመናው ሲገፈፍ አይቻለው። ነገር ግን በአጠቃላይ ስመለከተው የዛሬ የአየር ሁኔታ ከፊል ደመናማ ብዬ መግለጥ እችላለሁ

በመስኮት ጎን መቀመጥ ትወዳለህ? አዎ። በመስኮት በመስኮት ጎን መቀመጥ እወዳለሁ ምክንያቱም አንድ ቦታ ታፍኖ ከመቀመጥ መስኮት ጎን ላይ ስንቀመጥ የተሻለ አየር እና ትንፋሽ እናገኛለን። በተለይም ብዙ ሰው የተሰበሰበበት ቦታ ስሆን መስኮት ጥግ መቀመጥ ይመቸኛል ወይንም መስኮት ጎን መቀመጥ እመርጣለሁ። ምክንያቱም ዳር ላይ ስቀመጥ በቀላሉ አየር ለማግኘት እንዲያመቸኝ በመስኮት ጎን ለመቀመጥ እመርጣለሁ።

ቀልድ መናገር ትወዳለህ? አዎ ቀልድ መናገር እወዳለሁ። ምክንያቱም ከብዙ ሰዎች ጋር ስለምንገናኝ እንዲሁም ቤት ውስጥ ብዙ ቤተሰብ ስለሆነን እንዳይደብረን ጨዋታንና ደስታን ለመፍጠር ስል። ቀልድ መናገርን እመርጣለሁ ይሄም ቀልድ በመናገሬ ቤተሰቤ ደስተኛ እንዲሆን አደርጋለሁ እንዲሆም ከገቡበት ሀዘንና ጭንቀት እንዲወጡ ለማድረግ እንዲሆን ነገሮችን እንዲረሱ ለማድረግ ቀልድ መናገር እወዳለሁ። ይህም በእነሱ ዘንድ ተወዳጅ እንድሆንና በእነሱ እንዲወዱኝ አድርጓል።

የስራ ምኞቶችህ ምንድን ናቸው? እኔ ስራዬን የምመኘው ጥሩ ገቢ እንዲያስገኝልኝ እመኛለሁ እንዲሁ ከፍተኛ የሆነ የኢኮኖሚና የማህበራዊ ግንኙነቶቼን እንዲያፋጥንልኝ እመኛለሁ። እንዲሁም ቶሎ ትርፋማ እንደሆንና ወደተሻለ የኢኮኖሚ እንቅስቃሴ እንድገባ እንዲያስችለኝ እመኛለሁ። ከሰዎች ጋር ጥሩ ተግባቦት እንዲኖረኝ የተቸገሩ ሰዎችን መርዳት እፈልጋለሁ። ምክንያቱም ስራ ከፍተኛ ስራ ስሰራ ጥሩ ገቢ የማገኝ ከሆነ የተቸገሩ ሰዎችን በዝቅተኛ ኑሮ ውስጥ የሚኖሩ ዜጎችን ማገዝ መርዳት እፈልጋለሁ። እንዲሁም ለእናቶቼ ለቤተሰቦቼ ለሀገሬ ጥሩ ነገር መስራት ስለምፈልግ የስራ ምኞቶቼ እነዚህ ናቸው።

ስልጠና ትወዳለህ አዎ ስልጠና እወዳለሁ። ምክንያቱም አዲስ ስልጠና ሳገኝ ያን ስልጠና ለመውሰድ በጣም ጓጉቼ ነው የሚሄደው ምክንያቱም አዲስ ነገር አዲስ ክህሎት አዲስ ሰዎችን ለመገናኘት እንዲሁም አዲስ ክህሎትን ለማዳበር። ስልጠና መውሰድ በጣም ጠቃሚ ነው ምክንያቱም አንድ ሰው አንድ ነገር ላይ ብቻ አተኩሮ የሚሰራ ከሆነ የተለያዩ ነገሮችን አዳብሮ የማይሰራ ከሆነ። ጥሩ የሆነ ክህሎት አይኖረውም። ስለዚህ የተሻሉ ክህሎቶችን ለማግኘት ስልጠናዎችን መከታተል እና የተለያዩ ስልጠናዎችን መውሰድ በጣም ተመራጭ ያደርገናል። እንዲሁም በምንሰራው ስራ ከፍተኛ የሆነ ጥራት እንድናስመዘግብ እንዲሁም በሰዎች ዘንድ ተፈላጊነትና ተወዳጅነት እንዲኖረን ነገሮችን ማዳበር አለብን። ስለዚህ እኚህ ነገሮችን ወደ ለውጥ ለማምጣት አዳዲስ ስልጠናዎችን መሰልጠን ተገቢ ነው። ስለዚህ ይሄን ከግምት ውስጥ በማስገባት ስልጠና እወስዳለሁ። ስልጠና መውሰድም የመጀመሪያ ምርጫዬ ነው።

የምትወደው ሬስቶራንት የት ነው? እኔ የምወደው ሬስቶራንት እዚህ ባህርዳር ከተማ የሚገኘው ጣና ዳር የሚገኘው ድባ አንበሳ ሬስቶራንት ነው። ምክንያቱም በውስጡ የተለያዩ አይነት አገልግሎቶች አሉት የመጠጥ የምግብ እንዲሁም የመዝናኛ እና የሙዚቃ አገልግሎቶች ስላሉት። የምወደው ሬስቶራንት ድብ አንበሳ ሬስቶራንት ነው። እንዲሁም በውስጡ የተለያዩ አይነት የባህላዊ ምግቦችን መጠጦችን ስለሚሸጥ ያን ተቀዳሚ ምርጫ አደርገዋለሁ። ድብ አንበሳ ሬስቶራንትን። ይህ ሬስቶራንት የተመሰረተው እንደ ፈረንጆቹ አቆጣጠር። በሁለት ሺህ ሁለት ዓመተ ምህረት ሲሆን አሁንም እስካሁንም ከፍተኛ ጥራት እና ደረጃ ባለው ሁኔታ እንደቀጠለ ነው። የሚገኘው

የምትወደው ፍራፍሬ ምንድነው? እኔ የምወደው ፍራፍሬ አንደኛ ደረጃ የማስቀምጠው ማንጎ በጣም እወዳለሁ ምክንያቱም በውስጡ የተለያዩ አይነት ንጥረ ነገሮችን እና ቫይታሚኖችን ስለያዘ ለሰውነቴም በጣም ስለሚጠቅመኝ ማንጎን አዘውትሬ እመገባለሁ። በተለይም በጁስ መፍጨር አድርጌ ፈጭቼ የተለያዩ ቅመማቅሞችን ጨምሬ ማንጎን በጁስ መልክ እጠቀማለሁ። እንዲሁም እንደ ከገበያ ፍሬሹን ገዝቼ ገምጬ እበለዋለሁ። ስለዚህ ማንጎ በጣም የምወደው ፍራፍሬ ነው

የጫማ ቁጥር ስንት? ነው የጫማዬ ቁጥር አርባ ሁለት ነው። ወይንም አንዳንዴ አርባ ሶስት ላደርግ እችላለሁ። አርባ ሁለት ቁጥር ጫማ የማደርገው ጫማው የተወሰነ አርበ ሰፊና አርበ ጠባብ ሲሆን ልዩነት አለው። አርበ ጠባብ ሲሆን አርበ ሁለት ቁጥር ጫማ እጠቀማለሁ አርባ ሰፊ ሲሆን ደግሞ አርባ ሶስት ቁጥር ጫማ እጠቀማለሁ። ምክንያቱም ለእግሬ በጣም ተስማሚ የሆነ ጫማ መርጬ ስለማደርግ ለማደርገው ቁጥር ተጠንቅቄ ነው ምክንያቱም ሊጠበኝ ሲሰፋኝ ምቾት ሊሰጠኝ ስለማይችል የጫማ ቁጥሬን አርባ ሁለት እና አርባ ሶስት እያደረኩኝ ገዝቼ እጠቀማለሁ

የድምጽ መልእክት ትልካለህ አዎ የድምጽ መልእክት እልካለሁኝ። ምክንያቱም ብዙ ትምህርትና ጥናታዊ ጽሁፎች ላይ ስለማሳልፍ ያን ጥናታዊ ጽሁፎችን የሚረዱኝ ሰዎችን ከፍተኛ የትምህርት ተቋማት የሚሰሩ መምህራንና ፕሮፌሰሮችን እንዲሁም የስነ ፈለግ ተመራማሪዎችን ማግኘት ስለምፈልግ እነሱንም የድምጽ መልእክት እልክላቸዋለሁ እነሱንም በተመሳሳይ የድምጽ መልእክት በመላክ ምላሻቸውን ያሳውቁኛል። ብዙውን ጊዜ ክላስ የማልገኝ ከሆነ ማስተምራቸው ተማሪዎችን ማስተምረውን ርዕስ መርጬ የድምጽ መልእክት አስቀምጥላችኋለሁ። ይህን በቀላሉ ከእነሱ ጋር እንደግባባ ረድቶኛል

ጫጫታ ልታገኝበት ትችላለህ? ምናልባት ጫጫታ ብዙ ጊዜ ሊፈጠር የሚችለው ብዙ ሰዎች የሚወዙበት ለምሳሌ ትልልቅ የገበያ ማዕከሎች እንዲሁም የኳስ መጫወቻ ቦታዎች ለምሳሌ ስፖርት ማዘውተሪያ ቦታዎች እና ስታዲየሞች ውስጥ ጫጫታ ሊገኝ ይችላል። እንዲሁም ለቅሶ ቤት ሰው ይታመም ወድቆ ይታመምበት ቦታ ሰውን ግርግር ሊፈጠር ስለሚችል ጫጫታ እዛ ሊገኝ ይችላል

ድንጋይ ስብስብ ታደርጋለህ? አዎ ድንጋዮችን እሰበስባለሁ። ምክንያቱም አካባቢዬ ላይ ብዙ አይነት የድንጋይ ዝርያዎች ስላሉ። ግቢ ውስጥ በውበት እንዲሰጡኝ በተለይም አበባ መተክልበት አካባቢ ድንጋዮችን ሰብስቤ አስቀምጣለሁ። ይህም ለይይታ ማራኪና ሳቢ እንዲሆን አድርጎልኛል። በተለይም የተለያዩ ቀለማት ያላቸውን ድንጋዮች መሰብሰብ እወዳለሁ።

እጅ መጨባበጥ ትወዳለህ እጅ መጨባበጥ ብዙም ምቾት አይሰጠኝም አልወድም። ምክንያቱም የተለያየ አይነት ባክቴሪያ የሰው እጆች ላይ ስለሚቀመጡ በተለይም ምግብ ስምበላ ሊረብሸን ይችላል ያ ባክቴሪያ ወደ ውስጣችን ገብቶ የሆድ ህመም ሊያስከትልብን ስለሚችል። እጅ መጫወትን አንመርጥም በተለይም የቆዳ በሽታ ሊያስተላልፍ ይችላል። የተለያዩ አይነት በሽታዎች ስለሚኖሩ የሰው እጅ ላይ የሚኖሩ ስለዚህ እነዛን በሽታዎች በጣም ስለመፈራ እጅ መጨዋወጥ አልወድም

መተግበሪያዎችን ታወርዳለህ አዎ የተለያዩ መተግበሪያዎችን አወርዳለሁ። ምክንያቱም ዘመኑ የቴክኖሎጂ እና የፈጠራ ክህሎቶች የተመሉበት ስለሆነ የተለያዩ ነገሮች ደግሞ የዲጂታል አለሞችን እየተቀላቀሉ ስለሆነ መተግበሪያዎችን አውርጄ እጠቀማለሁ። በተለይም የከፍተኛ ትምህርት ተቋም ተማሪ እና ተመራማሪ ስለሆንኩኝ። የተለያዩ ጥናታዊ ጽሁፎችንና ወረቀቶችን ለማዘጋጀት መተግበሪያዎችን አውርጄ እጠቀማለሁ

በሰአት የምትደርስ ሰው ነህ አዎ ሰዓት አክብሬ ነው። የምገኘው በተለይም ቢሮ በጧት እገባለሁ። የመደበኛ የሰራ ሰዓት ሁለት ሰዓት ነው። ነገር ግን ሃያ ደቂቃ ቀደም ብዬ በሰአት ለመድረስ እሞክራለሁ። ምክንያቱም የተለያዩ አይነት ቀጠሮዎች ስለሚበዙብኝ። እነዛን ነገሮች አስተካክዬ መገኘት ስለምፈልግ። በሰአት ነው የምደርሰው

ምን አይነት መሳሪያዎችን ትጠቀማለህ? እኔ የተለያዩ አይነት መሳሪያዎችን እጠቀማለሁ። ለምሳሌ የኤሌክትሪክ ምድጃ የእንጨት መቁረጫ ማሽን የቀለም መቅቢያና መበጥበጫ ማሽን። እንዲሁም የጽህፈት መሳሪያዎችን አጉይ መነጽሬዎችን ለተለያዩ ነገሮች የሚረዱኝን መሳሪያዎች እጠቀማለሁ። የኑሮ ዘዴዎችን የሚያቀሉልኝ ቶሎ ቶሎ ሰዎች እንድንገናኝ የሚረዱኝን ነገሮችን እጠቀማለሁ

ገመድ መጠቀም ታውቃለህ? አዎ ገመድ ለተለያዩ ነገሮች መጠቀም አውቃለሁ። መጀመሪያ ልብስ ለመስጣት እጠቀማለሁ እንዲሁም የተለያዩ ካልሲዎችን አጥቦ ለማስጣት። እንዲሁም አንድን ነገር አገናኝቶ ለማሰር ገመድ አዘውትሬ እጠቀማለሁ። ያም ነገርም የተሻለ የህይወት ክሎት እንዲኖረኝ አድርጎኛል

የሙዚቃ መሳሪያ መጫወት ትችላለህ? አዎ የተለያዩ አይነት የሙዚቃ መሳሪያዎችን እጫወታለሁ። በመጀመሪያ ደረጃ የቫዮሊን አይነት የሙዚቃ መሳሪያ እጫወታለሁ። ክራር ኪቦርድ የመሳሰሉ የሙዚቃ መሳሪያዎችን ይጫወታል። እንዲሁም ባህላዊ የሙዚቃ መሳሪያዎችን በተጨማሪነት እጫወታለሁ ዘመናዊንም ባህላዊንም የመጫወት ክህሎት አለኝ። ከዘመናዊ መካከል እነ ቫዮሊን እነ ክራር እንዲሁም እንደ ድራማ አይነት ታምቡር አይነት የሙዚቃ መሳሪያዎችን መጫወት እችላለሁ። ከባህላዊ ደግሞ ከባሮ ማሲንቆ ዋሽንት መሳሰል የሙዚቃ መሳሪያዎችን መጫወት እችላለሁ

የትኛውን ወቅት ትወዳለህ? እኔ ከበጋ ከክረምት ከበልግና ከጸደይ በጣም የምወደው የክረምት ወቅት ነው። ምክንያቱም ከፍተኛ የሆነ ዝናብ ይዘንባል። ዝናብ ሲዘንብ ደግሞ ያለውበት አካባቢ የውሃ እጥረት በጣም ስለሚያስቸግር ከፍተኛ ዝናብ ሲዘንብ የዝናብ ዉሃ ለማጠራቀም እና መሬቱ ከድርቀት ስለሚከላከል ክረምትን እመርጣለሁ። እንዲሁም አበባዎችን ለመትከል የተለያዩ አዝርትና ተክሎችን ለመትከል ክረምት ወቅት በጣም ቀዝቃዛ ስለሆነ እንዲሁም ፀሀዩም ስለሚቀንስ። ያን ወቅት በጣም እወደዋለሁ

ታሪክ መናገር ትወዳለህ አዎ ታሪክ መናገር በጣም ነው የምወደው። ምክንያቱም ማህበራዊ ጉዳዮች እና ታሪክን መናገር በጣም የምወድ አይነት ሰው ነኝ። ምክንያቱም ታሪክ ስንናገር ለቀጣዩ ትውልድ የምናስተላልፈው ነገር አለ። ምክንያቱም ታሪክ ውስጥ መጥፎም ጥሩ ነገር ስለሚኖር። ጥሩ ነገር የሚቀጥለው ትውልድ እንደ ምሳሌና እንደ አርአያ አድርጎ እንዲወስደው ለማስቻል እንዲሁም ከመጥፎ ነገር ደግሞ። ተምሮ ራሱንና ሀገሩን እንዲጠብቅ ለማስቻል ታሪክ መናገር እወዳለሁ። እንዲሁም ስለቀደሙ አባቶቻችን ይቺን ሀገር እንዴት መስዋዕት ከፍለው ከባዳን ወረራ እንዴት እንደታደጉት መናገር ደስ ስለሚያሰኘኝ። ታሪክን መናገር እወዳለሁ

የወተት ተዋጽኦ ትወዳለህ? አዎ የወተት ተዋጽኦ እወዳለሁ። ምክንያቱም በውስጡ ለሰውነት ጠቃሚ የሆኑ የተለያዩ ቫይታሚኖችን እና ንጥረ ነገሮችን በውስጡ ስለሚይዝ። ሁሉንም አይነት የወተት ተዋጽኦ እወዳለሁ። ከወተት ተዋጽኦዎች መካከል ለምሳሌ አይብ ቅቤ እርጎ አጓት የመሳሰሉ የወተት ተዋጾዎች አሉ። በተለይም አይብ በውስጡ በጣም ብዙ ጠቃሚ ነገሮች አሉት በተለይም ካልሺየም። ለጥርስ በጣም ጠቃሚ ነው። ለአጥንት ጥንካሬ ትኩስ ወተትም እንደዚሁ በጣም እጅግ በጣም እወዳለሁ እነዚህን የወተት ተዋጾዎች በጣም ነው የምወደው

በስራ ቦታ ጓደኛ አለ አዎ ስራ ቦታ ላይ ብዙ ጓደኛ አለኝ። ምክንያቱም አንድ ሰው ስራ ቦታ ጓደኛ ከሌለው። ያን ስራ ለመስራት የሚያስችል ብቁ ብቃት እና እውቀት ከሌለው ያን ስራ በአንዴ መልመድ ስለሚከብደው። ከሰዎች ጠይቆ ለመረዳት እና ስራውን በአግባቡ ለመስራት ጓደኛ ያስፈልገዋል። እኔም እኚህ ነገሮችን ከግምት ውስጥ በማስገባት ስራ ቦታ ብዙ ጓደኞች አሉኝ። በተለይም አጠገቤ የሚሰራው ጓደኛዬን በጣም ብዙ ነገር ያግዘኛል። አዲስ ተቀጣሪ በነበርኩበት ወቅት ስራው በጣም ከብዶኝ ስለነበረ። የተለያዩ ነገሮችን እንዴት መስራት እንዳለብኝና እንዴት መስራት እንደምችል በደንብ አሳይቶኛል። የስራ ቦታ ጓደኝነት ደግሞ በጣም ደስ ይላል። በተለያየም የተለያዩ የእረፍት ሰአቶችና የደሞዝ ጭማሪ ሲኖር አብሮ ወጥቶ ለመዝናናት ደስታና ሀዘንን ለማጋራት። የተለያዩ አይነት ቦታዎች ለመሄድ የስራ ቦታ ጓደኛ አለኝ።

ከስራ ሰዓት በኋላ ትሰራለህ? አዎ መደበኛ የስራት ሰዓቴ ከስምንት ሰዓት እስከ አስር ሰዓት ሊሆን ይችላል። ነገር ግን ቢሮአችን ትልቅ ገቢ ያለው ስለሆነ ከትርፍ ሰዓት ውጪ ለሚሰሩ ሰራተኞች የተለያዩ ጉርሻና ሽልማቶችን። እንዲሁም እውቅናዎችን ስለሚሰጥ። እኔም ያንን የደሞዝ ጭማሪ እና ጭማሪ ክፍያ ስለምፈልግ እንዲሁም ሌላ አዲስ ጉርሻ ስለሚያስገኝልኝ። ከስራ ሰዓት በኋላ ብዙ ስራዎችን እሰራለሁ። ይሄም ገቢ ከፍ እንዲል አድርጓል የቤተሰቤም ኢኮኖሚ እንዲሻሻል አድርጓል

የህዝብ ማመላለሻ ትጠቀማለህ? አዎ የህዝብ ማመላለሻ ብዙውን ቀን ባይሆንም አንዳንድ ቀን አልፎ አልፎ እጠቀማለሁ። ብዙ ጊዜ ወደ ስራ ሲሄድ ጠዋት ጠዋት ብስክሌት እየነዳሁ ነው። ምሄደው ነገር ግን ብስክሌቴ ከተበላሸች ወይንም ሞተር ሳይክል ማላገኝ ከሆነ የህዝብ ማመላለሻ አውቶቡሶችን እጠቀማለሁ። ይሄም ማደርገው ቶሎ ቦታ የስራ ገበታዬ ላይ ለመገኘት ስል አደርገዋለሁ

የቪዲዮ ጥሪ ታደርጋለህ አዎ የቪዲዮ ጥሪ አደርጋለሁ። ምክንያቱም ብዙ ጓደኞቼ ባህር ማዶ ወይንም ውጭ ሀገር የተለያዩ የአውሮፓ ሀገራት እና የእስያ ሀገራት ስለሚገኙ በትምህርት ምክንያት። ከእነሱ መረጃ እና የተለያዩ ነገሮችን ለማግኘት የቪዲዮ ጥሪ አደርጋለሁ። ይህም የቪዲዮ ጥሪ እነሱ ምን አይነት ምን ምን አይነት ስራ እየሰሩ እንደሆነ ለማየት ይረዳኛል። በአንጻሩ ደግሞ የነሱን መልካቸው ምን አይነት እንደሆነ ስል ለማየት ስል የቪዲዮ ጥሪ አደርጋለሁ። ይህም የቪዲዮ ጥሪ የማደርገው ጥሩ የኢንተርኔት አገልግሎት የሚሰጡ ቦታዎችን በመሄድና ስማርት ስልኮችን በመጠቀም ነው። እንዲሁም ምርጥ የሆኑ ላፕቶፕ ኮምፒውተሮችን በመጠቀም እና ስማርት ስልኮችን በመጠቀም የቪዲዮ ጥሪ አደርጋለሁ። ቢያንስ በቀን ሶስት እና አራት ከፍ ሲልም ስድስት እና ሰባት የቪዲዮ ጥሪዎችን አደርጋለሁ። ይህም የሆነበት ምክንያት ከፍተኛ የትምህርት ተቋም ውስጥ ስለምሰራ ወይ በውጭ ሀገር ያሉ ጓደኞቼን መረጃ ለመሰብሰብና የተለያዩ አጋር ተቋማትን ለማናገር ስል የቪዲዮ ጥሪ አደርጋለሁ

ፎቶዎችህን የት ታስቀምጣለህ? እኔ ብዙ ጊዜ ፎቶዎቼን የማስቀምጠው የፎቶ ማስቀመጫ ፍሬም ውስጥ ወይንም በአበባ በተንቆጠቆጡ መስቀያዎች ላይ አስቀምጣለሁ። አልፎ አልፎ ደግሞ የፎቶ ማስቀመጫ አልበም ውስጥ አስቀምጣለሁ። ምክንያቱም ፎቶ የረጅም ጊዜ ትዝታዎችና ታሪክ ለመንገር ለቀጣዩ ትውልድ ለማስተላለፍ የፎቶ ማስረጃዎችን ማስቀመጥ ግድ ይለናል። ፎቶዎችን ማስቀመጠው በእነዚህ ነገሮች ላይ ነው

የጎረቤቶችህን ድምጽ ትሰማለህ አዎ በአካባቢዬ ላይ ብዛት ያላቸው ወደ ሰላሳ እና አርባ የሚሆኑ ሰዎች አሉ ከተወሰኑትም የጎረቤት ጎረቤቶቼ ናቸው። ቤታችንም የተተያዘ ስለሆነ የህንፃ ግንባታው የተያዘ ስለሆነ አንዱ የሚያወራውን አንዱ ሊሰማው ይችላል። ምክንያቱም ብዙ ጊዜ እንዲህ ጎረቤቶች በሚሰበሰቡበት ወቅት ከፍተኛ የሆነ ጫጫታና ሁካታ ሊሰማ ይችላል። ስለዚህ ያን ተከትሎ ብዙ ልጆችም ስለሚኖሩ አካባቢው ላይ ህፃናት ሲያለቅሱ የሆነ ስራ ሲሰራ ግንባታዎች ሲከናወኑ እነሱም ሲያወሩ የጎረቤቶቼን ድምጽን እሰማለሁ

የትኛውን የቀኑን ሰዓት ትወዳለህ? እኔ ከቀኑን ሰዓት የምወደው ከስድስት ሰዓት ተኩል እስከ ስምንት ሰዓት ባሉ ያለውን ሰዓት እወዳለሁ። ወይንም በተለምዶ የምሳ ሰዓት ወይንም የእረፍት ሰዓት የሚባለውን ሰዓት እወዳለሁ። ምክንያቱም ይሄኛው ሰዓት ከረጅም የስራ ውጥረት በኋላ የማገኘው የእረፍት ሰዓት ስለሆነ። ለመዝናናት እመርጠዋለሁ።

ምግብህን ለሌሎች ማካፈል ትወዳለህ? አዎ ምግቤን ለሌሎች አካፍላለሁ። ምክንያቱም እኔ በኢኮኖሚ አሪፍ የሚባል ደረጃ ላይ ስላለው ምግብ ቤቴ ውስጥ ብዙ ጊዜ ይኖራል። ነገር ግን አካባቢየ አካባቢያችን ላይ የተቸገሩ ወገኖችን ሊኖሩ ይችላሉ። እኔ ምግብ ጠግቤ እያደርኩኝ ሌሎች ተቸግረው የሚያደርጉ ሰዎችን እያየሁ ዝም ብዬ ማየት። የህሊና ጸጸትም ሊገድለኝ ስለሚችል በፈጣሪም ዘንድም ስለሚያስጠይቅ የበረከትን ስራ መስራትም ስለሚያስፈልግ በህይወት ሰው ሲኖር። ሃይማኖት ያለው ሰው እግዚአብሔርን አምናለሁ የሚል ሰው ፈጣሪ አለ ብሎ የሚያምን ሰው። ምግብ ለማካፈል ሊወድ ይችላል። እኔም ከነዛ ውስጥ አንዱን የምግብ እህል ለሌሎች ማካፈል እወዳለሁ

የቤት ጣሪያ ከምን የተሰራ ነው። የቤቴ ጣሪያ አሪፍ የሚባል ጣሪያ ነው። የተሰራበትም አንደኛ ከንጹህ ቆርቆሮና አልሙኘም እንዲሁም ደረጃውን ከጠበቀ አንደኛ ደረጃ ከሚባል ብረታ ብረቶች የተሰራ ነው። ያንንም በብጫ ያደረኩት ዝናብ በቀላሉ ወደ ውስጥ ሰርጎ ስለማይገባ። ከፍተኛ የሆነ ጥንቃቄ በተሞላበት መልኩ የተሰራ ነው